ያው የተለያዩ ጥቅማጥቅሞች አሉ ና ጥቅማጥቅሞች አለ ለሚለው የተለያዩ ጥቅማጥሞች አሉ ዴሊ የማገኛቸው ነገሮች ወርሐዊም የማገኛቸው ነገሮች የተለያዩ ጥቅማ ጥቅሞች አሉ ማለት ነው። ለምሳሌ ዴሊ ከማገኛቸው ጥቅማ ጥቅሞች መካከል የተለያዩ ኦንላይን ስራዎችን ስለምሰራ ኦንላይን በምሰራ ጊዜ የተለያዩ ታስኮችን እጠቀማለሁ ከነዛ ታስኮች ዴሊ የማገኛቸው ጥቅሞች አሉ። ለምሳሌ ሃምሳ ብር መቶ ብር ሁለት መቶ ብርም እንደዛ የተለያዩ ስራዎችን ስለምሰራ ዴሊ የማገኛቸው ታስኮች አሉኝ ማለት ነው። ዴሊ እንደዚህ አይነት ገቢዎችን አገኛለሁ ከዛ ውጪ ደግሞ ወርሃዊ ደግሞ አለ የተለያዩ ወርሃዊ ስራዎችን በምትሰራበት ጊዜ ለምሳሌ ቤት ክራይአለኝ እሱን አገኛለሁ ማለት ነው። ብዙ ስራዎችን ዴሊ እሰራለሁኝ ወርሃዊም እሰራለሁኝ እና በቀን በቀን የምጠቀማቸው ጥቅሞች አሉ እንደዚህ ኦንላይን ስራዎች። ወርሃዊ ሲሆን ደግሞ ቤት ክራይ ምናምን ከዛ ውጪ ደግሞ እንደዚህ የተለያዩ እቃዎች ሲሸጡ ስሸጥ ምናምን እንደዚህ ማሻሻጥ ምናምን በምሰራበት ጊዜ ተለያዩ እቃዎችን ሳሻሽጥ ከዛ የተለያዩ ኮሚሽን አገኛለሁኝ። ከተለያዩ ሰዎች የተለያየ እቃ ኮሚሽን አገኛለሁኝ። ከዛ ውጪ ዴሊ የምሰራቸው ብዙ ስራዎች አሉ። ለምሳሌ አንድ እቃ በምሸጥበት ግዜ አንድ እቃ ገዝተህ አንድ እቃ ስትሸጥ የተለያየ ኮሚሽን አገኛለሁ። ከእሱ ጋር ከምሸጠው ጋር የተለያዩ ኮሚሽኖችን አገኛለሁ የተለያዩ ስራዎችን በምሰራበት ጊዜ የተለያዩ ኮሚሽኖችን አገኛለሁ ማለት ነው። ለምሳሌ ሱቅ ቆሜ ሱቅ ላይ ሆኜ የተለያዩ እቃ ለምሳሌ ሁለት መቶ ብር የምሸጥ እቃ ካለ እኔ ሶስት መቶ ብዬ በስልኬ ጥቅሞችን አገኛለሁ። እንዲሁም ከፋሚሊ በየወሩ የሚላኩ ጥቅማጥቅሞች ስላሉ እነሱንም